አመሰግናለሁ አዎ አብዛኛውን ጊዜ የቪዲዮ ጥሪ። አደርጋለሁም አሁንም እያደረኩ ነው ያለሁት። ከተለያየ ቦታ ያለ ሰው ጋር በተለያየ አፕሊኬሽኖች በመጠቀም ከእነሱ ጋር በቪዲዮ ጥሪ እናወራለን። እንግባባለን አሁን አሁን ተማሪም ስለሆንኩ። እነዚህን የቪዲዮ ጥሪ በአብዛኛውን ጊዜ ለስብሰባ እንዲሁም ትምህርቴን ለመከታተል እጠቀምበታለሁ። እንዲሁም የተለያየ ሰውን በቪዲዮ ጥሪ አማካኝነት አግኝቼ እወያይበታለሁ ማለት ነው። ይሄ ቪዲዮ ጥሪ በጣም ምርጥና አስፈላጊ የሆነ ፕላትፎርም ነው። ለምን? ከተለያየ የተለያየ ሰውን ከተለያየ ቦታ ጋር በማገናኘት እንዲያወሩ እንዲግባቡ ያደርጋል ማለት ነው። የ የቦታ የቦታ ልዩነት ሳይገድበን የተለያየ ሀሳባችንን እውቀታችንን እንድንከፋ እንድንከፋፈል እንድንማማር በጣም ይረዳናል። ፊት ለፊት እየተያየን በቪዲዮ ጥሪ አማካኝነት እናወራለን ማለት ነው። እንዲሁም ይሄ የቪዲዮ ጥሪ በጣም አስፈላጊ ነው። ለምን? አሁን የተለያየ በሽታ ወይም ወረርሺኝ ሲመጣ በዚህ በቪዲዮ ጥሪ አማካኝነት ነው ግንኙነት የሚደረገው። በአካል ግንኙነት በሚከለከልበት ጊዜ አሁን ለምሳሌ ሁለት ሺህ አስራ ዘጠኝ የኮሮና ቫይረስ ጊዜ በቪዲዮ ጥሪ አማካኝነት ነው። ሰውና ሰው ከተለያየ ቦታ ተገናኝቶ በሚወያየው የሚያወራው እንዲሁም ብዙ ዩኒቨርሲቲዎች ራሱ ትምህርት ሲሰጡ የነበሩት በቪዲዮ ጥሪ ነበረ ማለት ነው። ለምን? በ በአካል ግንኙነት የዛን ጊዜ ተከልክሎ ስለነበር ይሄ የበሽታውን ስርጭት ለማስቆም ሲባል የተደረገ ነገር ነው ማለት ነው። ግን አሁን አሁን በአብዛኛው ጊዜ የተለመደ ነው። ለምን? የተለያዩ አፕሊኬሽኖች አሉ በቀላሉ አውርደን ለዚህ ለቪዲዮ ጥሪነት የሚያገለግሉ በቀላሉም መጠቀም እና መገልገል እንችላለን። እንዲሁም ይሄ የቪዲዮ ጥሪ በአብዛኛውን ጊዜ የእድሜ ገደብ ሳይኖረው በነፃ ማንኛውም ሰው ሊገለገልበት የሚችል አካሄድ ነው ማለት ነው። እኔም ራሱ ለትምህርቴም ለስራም በአብዛኛውን ጊዜ እጠቀመዋለሁ። ያለሁበት ቦታ ሆኜ የቦታ ግደባ ሳይኖር የሰዓት ችግር ሳይፈጥርብኝ ስልኬን ብቻ ተጠቅሜ የቪዲዮ ጥሪን በቀላሉ አደርጋለሁ እያረኩም ነው ማለት ነው። እንዲሁም አሁን አሁን ላይ በአብዛኛው ሰው ይጠቀመዋል። ለምን? ባለበት ቦታ ስራውን እየሰራ በዚህ በቪዲዮ ደግሞ ሌላ አይነት ስራን ወይም ሌላ አይነት ነገርን በቀላሉ ሊያደርግ ይችላል ማለት ነው። ስለዚህ የቪዲዮ ጥሪ ለማንኛውም ሰው በጣም አስፈላጊና ጠቃሚ ነው። ትምህርታዊ ነገሮችንም ለማስተላለፍ የተለያዩ ኢኮኖሚካሊ ብቁ ለመሆን በዚህ በቪዲዮ ጥሪ አማካኝነት የተለያየ ኮርሶችን ለመከታተልም በጣም የሚረዳ ነው ማለት ነው። ስለዚህ የቪዲዮ ጥሪ በጣም አስፈላጊ ነው ብዬ አስባለሁ። አመሰግናለሁ።